አዎ ስራዬን እወዳለሁ። ስራዬን ብዙ ነገር እንድማርበት ያግዘኛል። እና ከሰዎች ጋር እንድገናኝ ያደርገኛል። እየሰራሁ አዲስ ልምድንም እና ክሎትን እንዳገኝ ያግዘኛል ማለት ነው። አንዳንድ ጊዜ ስራዬ ከባድ ቢሆንም ውጤቱን ሳየው ግን በጣም ደስ ይለኛል። ስራዬ ራሴን እንዳጠናከርና ወደፊት እንድገፋ ያደርገኛል ማለት ነው። ስራዬን በጣም እወደዋለሁ። ስራዬ ብቻ ገንዘብ ለማግኘት አይደለም። ህይወቴ እንዲሻሻልና ራሴን እንድገነባ ያግዘኛል። በየቀኑ ወደ ስራ ስሄድ አዲስ ነገር ለመማር እድል እንዳለኝ አስባለሁ። ጓደኞቼ ጋር መስራት እወዳለሁ። ምክንያቱም እርስ በእርስ እንረዳዳለን። እና በጋራ እንፈታለን ማለት ነው። አንዳንዴ ጊዜ ስራዬን ድካም ያመጣል ግን ስራዬን በጥሩ ሁኔታ ስጨርስ የሚሰማኝ ደስታ ትልቅ ነው። ስራዬ ትዕግስት ትጋትና ሀላፊነት እንዲኖረኝ አስተምሮኛል ማለት ነው። እንዲሁም ከስራዬ ብዙ ልምድ አገኛለሁ። እና ይሄ ወደ ቤት ህይወቴን እንሻሻል ይረዳኛል። ስራዬን እኔ እኔን እንደ ሰው እንድደግፍና ህልሜን እንድከተል ያደርግ ያበረታታኛል ማለት ነው። በስራየ በጣም እወደዋለሁ። ምክንያቱም ስራዬ የህይወቴ ትርጉም በህይወቴ ውስጥ ትልቅ ትርጉም ያለው ነገር ነው። በየቀኑ የተለያዩ ሰዎችን አገኛለሁ። እና ከእነሱ ጋር አዳዲስ ነገር እማራለሁ። ስራዬን የመግባባት ችሎታዬን እንዲጠናከር አድርጎኛል። እና ችግር እንዴት እንደሚፈታም አስተምሮኛል ማለት ነው። በስራዬ ውስጥ ሀላፊነት መውሰድ ተምሬያለሁ። እና ጊዜዬን በጥሩ ሁኔታ መጠቀም እችላለሁ። ስራዬ ትጋትና ትዕግስት እንዲኖረኝ አድርጎኛል አንዳንድ ጊዜ ችግር ሲኖር እንኳን መፍትሄ ለመፈለግ እጥራለሁ። እና ይህንን እንዲበረታ እንዲበረታታ ራሴን እንደበረታና እንድጠነከር ያደርገኛል ማለት ነው። እንዲሁም ስራዬ ቤተሰቤን እንድረዳና ራሴን እንድቆጣጠር ያግዘኛል። ወደፊት የተሻለ ህይወት እንዲኖረኝ ተስፋ ይሰጠኛል። ስራዬ ራሴን እንድገነባና ህልሜን እንድፈጽም ያበርታታኛል ማለት ነው። ያው በአጠቃላይ ከሁሉም በላይ ስራዬን ራሴን እንድታመንና ወደ ፊት ተስፋ እንዲኖረኝ ያደርገኛል ማለት ነው። አዎ ስራዬን እወዳለሁ።

አዎ አዎንታዊ አስተያየቶችን እቀበላለሁ ሰዎች ስራዬን ሲያደንቁና ያደረኩትን ነገር ጥሩ ነው ሲሉኝ በጣም ደስ ይለኛል የበለጠ እንድጠናከርና ስራዬን በጥሩ ሁኔታ እንድሰራ ያበረታታኛል ማለት ነው። አዎንታዊ አስተያየት ሲሰጠኝ የምሰራው ነገር ዋጋ እንዳለው አስባለሁ እንደዚሁም ከተሳሳትኩ ደግሞ ነገሩን እንድማርና ራሴን እንዳሻሽል ይረዳኛል። ሰዎች ስራዬን ሲያከብሩ በራሴ እምነት እጨምራለሁና ወደፊት በተሻለ መንገድ ለመስራት እጥራለሁ ማለት ነው። አዎንታዊ አስተያየት መቀበል ለኔ በጣም አስፈላጊ ነው። ሰዎች ስራዬን ሲያደንቁና ጥሩውን እንደሰራሁ ሲነግሩኝ የምሰራው ነገር ዋጋ እንዳለው ይሰማኛል ብዬ በራሴ እምነቴ እንዲጨምር ያግዘኛል እና የበለጠ እንድጥር ያበረታታኛል። አዎንታዊ አስተያየቶች ከጓደኞች ከሀላፊዎቼ ወይም ከሰዎች ሲመጣ የሚስራውን ነገር እንዲቀጥል ሀይል ይሰጠኛል እንዲሁም የተሻለ መንገድ ለመፈለግ ያነሳሳኛል ማለት ነው። በስራዬ ውስጥ እንደግ እንደ በስራዬ ውስጥም የበለጠ ጠንካራ እንድሆን ያደርገኛል በተጨማሪ አዎንታዊ አስተያየት ግንኙነትን ያጠናክራል። ሰዎች እርስ በእርስ ሲደጋገፉ በስራው ቦታ አድሮ አካባቢ ይፈጥራል ይሄን በቡድን ስራ እንድንሻሻል ያግዛል ማለት ነው። እንዲሁ ሰዎች ጥሩ ነገር ሲናገሩ ደስታን ያመጣልና ስራ ለመስራት ፍላጎት ያበረታታል ማለት ነው። ስለዚህ አዎ አዎንታዊ አስተያየቶችን እቀበላለሁ የበለጠ ጠንካራና በስራዬ እንድበረታ በህይወቴም በስራዬም ላይ ጠን እንድበረታና በራሴ እንድተማመን ከፍተኛ ሚና አለው